በስራ ጊዜ እረፍት አላደርግም ምክንያቱም የስራ ሰዓት ስለሆነ። በስራ ሰዓት ላይ እረፍት ማድረግ ትንሽ ያው ስለሚከብድ ስራ በመስራት ነው የማምነው። ስራ እሰራለሁ በስራ ጊዜ እረፍት አላደርግም ነገር ግን። ከስራ በኋላ ባለው ጊዜ ላይ ትንሽ የተወሰነ ጊዜ እረፍት እወስዳለሁ። እና ስራ ላይ እረፍት አላደርግም።

በመንገድ ላይ ምግብ አልገዛም። ምክንያቱም አጠቃላይ የመንገድ ላይ ምግብ ደስ አይለኝም አሰራሩም፣ ሂደቱም፣ የምሚሰራበት መንገድም፣ ትንሽ ጥሩ ስላልሆነና እኔ ውስጤ ስለማይቀበለው ወስፋቴ ስለማይቀበለው ትንሽ ለመብላት እቸገራለሁ እና አልገዛም። አጠቃላይ መንገድ ላይ አልበላም። ያ ነው

ድንጋይ ስብስብ አላደርግም። ምክንያቱም ድንጋይ ግንበኛ አይደለሁም ወይም ደግሞ እኔ በሞያዬ ግንበኛ ወይም አናጺ ስላልሆንኩኝ ድንጋይ አልሰበስብም። ምክንያቱም ስለማያስፈልገኝ ድንጋይ የምሰብሰብበት አላማ ስለሌለኝ ድንጋይ አልሰበስብም ስለዚህ ድንጋይ ስብስብ አላደርግም በግሌ።

ያው እንግዲ በስራ ላይ ተግዳሮት አይጠፍም ምክንያቱም ስራ ቦታ ላይ ሌሎችም ሰዎች አሉ አብረውኝ ሚሰሩ። ስለዚህ ከእነሱ ጋራ በምንሰራበት ጊዜ ላይ አለመግባባት ሊኖር ይችላል። በትንሽ ነገር መጣላት ሊኖር ይችላል በስራ ጉዳይ ላይ። መነጋገር ሊኖር ይችላል አንድ ላይ እዛ ጋ በምንኖርበት ሰዓት ላይ ተከባብረን መኖር ካልቻልን ትንሽ ተግዳሮት አለው ማለት ነው

ሽማግሌዎችን እንግዲህ በጣም ሲመጡ በመነሳት ወንበር በመልቀቅ እነሱን በማስቀመጥ እግራቸውን በማጠብ እንደገና እንዲሁም ክብር በመስጠት ሰላምታ በመስጠት በማዳመጥ የሚያወሩትን የሚናገሩትን ነገር ታሪካቸውን በማዳመጥ በመስማት። በአንዳንዴም ደግሞ ምግብ በማብላት እና ልብስ በማልበስ በእንደዚህ አይነት ነገሮች ሽማግሌዎችን አከብራለሁ።

አዎ ተፈጥሮ በጣም ደስ ይለኛል በተፈጥሮ ውስጥ መራመድ እወዳለሁ ተፈጥሮን ማድነቅ ተፈጥሮን ማየት ተፈጥሮን መጎብኘት ተፈጥሮን መንከባከብ ደስ ይለኛል። ለምሳሌ የተለያዩ እርሻ ቦታዎች ላይ ምናምን ጫካ ምናምን ያለበት ቦታ ላይ እርሻ እርሻዎችን ማረስ አትክልትና ፍራፍሬዎችን መንከባከብ እንስሳቶችን ማራባት እና መንከባከብ እንደዚህ አይነት ነገሮች እጅግ በጣም ያስደስቱኛል ተፈጥሮን መጠበቅ

ጨው ብዙ ትወዳለህ? አዎ እንግዲህ ጨው እወዳለሁ። ጥሩ ነው ለጤና ባይመከርም ለጤና ጥሩ ባይሆንም ጨው። በጣም እወዳለሁ እኔ ምክንያቱም ጨው የሌለው ምግብ ብዙ ምግብ ምግብ አይለኝም። ያው በመጠኑ ግን ሲበዛም ደግሞ ደስ አይልም። ግን ጨው ሞቅ ያለበትና ጨው የምጠላ ሰው አይደለም። ያው ጨው እወዳለሁ እንደ አብዛኛው ሰው። ጨው በጣም የማልወድ አይነት ሰው አይደለሁም ጨው እወዳለሁ

የምታውቀው አንድ ምሳሌ ንገረኝ? እሺ እንግዲህ ከማውቀው አንድ ምሳሌዎች ውስጥ "ነገር ቢበዛ በአህያ አጫንም" የሚባል አባባል ወይም ምሳሌ አለ። ይሄ ማለት ምንድነው? አንድ ነገር ላይ ብዙ ጊዜ ማውራት ወይም ዝም ብሎ ያንኑ ነገር እየደጋገሙ ማውራት ትርጉም እንደሌለውና ነገር ቢበዛ በአህያ ስለማይጫን መተው እና ወደ ስራ መግባት እና ስራ መስራት እንደሚሻል የሚያመለክት ምሳሌ ነው። ስለዚህ ነገር ከማብዛት መቆጠብን ለማመልከት የተነገረ ምሳሌ ነው።

ኮፍያ ማድረግ ትወዳለህ? አዎ እንግዲህ ኮፍያ ብዙ አላደርግም። ኮፍያ ማድረግ አሎድም ምክንያቱም ኮፍያ ማድረግ አንደኛ ለፀጉር መሳሳት አንደኛ መንስኤ ሊሆን ይችላል ፀጉር ያሳሳል ፀጉር ይመልጣል። ስለዚህ ኩፍያ የማደርግበት ምክንያት ስለሌለ ኩፍያ አልጠቀምም። እኔ ኮፍያ ማድረግ ሙሉ በሙሉ አልወድም ኮፍያ።

ስንት ብርድ ልብስ ትጠቀማለህ? አዎ እንግዲህ ለአሁን ባለው ሁኔታ አንድ ብርድ ልብስ ምጠቀመው። አንድ መለስተኛ የሆነ ብርድ ልብስ አለኝ ስለዚህ እሱን ነው ምጠቀመው ማለት ነው። ያው ያለሁበትም አካባቢ ትንሽ ሙቀት አካባቢ ስለሆነ። አንድ ብርድ ልብስ በቂ ነው ከበቂ በላይ ነው። ከዛ በላይ መልበስ ትንሽ ያልባል ይወብቃል። ስለዚህ አለብስም ከአንድ ብርድልብስ በላይ

ቅርጫት አለህ? አዎ እንግዲህ ቅርጫት የለኝም። ምክንያቱም ቅርጫት ተጫዋች አይደለሁም። ቅርጫት ኳስ ተጫዋች ስላልሆንኩኝ ቅርጫት የለኝም አሁን ላይ። ቅርጫት ብዙም የማየቱም እድል አልገጠመኝም ብዙም አላይም ስለዚህ ቅርጫት የለኝም አሁን ላይ ቅርጫት በእጄ ላይ የለም።

የሞባይል ዳታ ትጠቀማለህ? አዎ የሞባይል ዳታ እጠቀማለሁ። ሳምንታዊም፣ ወርሃዊ ገዝቼ ዳታውን ሙሉ ያልተገደበ እሱን ገዝቼ ወርሃዊ የሞባይል ጥቅል ወይም ዳታ እጠቀማለሁ። አብዛኛው ጊዜ ያው ዋይፋይ ካሌለኝ እሱን እጠቀማለሁ። በመጠቀም እና እሱን በመገልገል ነው ማለት ነው የተለያዩ ስራዎችን የኦንላይን ስራዎችን የምሰራው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ እንግዲህ በአንድ ጊዜ ቢያንስ ሁለት ስራዎችን አስተናግዳለሁ ብዙም ባይባል ሁለት ስራዎችን በአንድ ጊዜ ማስተናገድ እችላለሁ። ነገር ግን። በአንድ ጊዜ ብዙ ስራዎችን ማስተናገድ እጅግ በጣም ጎጂ ነው። ትኩረት እንደ አያስደርግም። ወይም ትኩረት ለማድረግ ይከብዳል። አንዱ ስራ ላይ ትኩረት አድርጎ አንዱን ስራ ካጠናቀቁ በኋላ። ወደ ሌላ ስራ ማለፍ ይሻላል እንጂ በአንድ ጊዜ ብዙ ስራዎችን ማስተናገድ አይቻልም። እኔ በበኩሌ በአንድ ጊዜ ሁለት ስራዎችን አስተናግዳለሁ ከዛ በላይ ግን አልችልም።

የአካባቢው ገበያ እንዴት ነው? እንግዲህ አካባቢያችን ላይ እጅግ በጣም ሞቅ ያለ ደመቅ ያለ ገበያ አለ። አቃቂ የሚባል ገበያ አለ። እንግዲህ እዛ ገበያ ላይ እንገበያያለን ሌላም መርካቶ የሚባል በአፍሪካ አንደኛ ገበያ አለ። መርካቶ የሚባል ገበያ እሱም እዛ ውስጥ ገብቶ መርካቶ ገብቶ የሌለ መርካቶ ገብቶ የሚጠፋ አንዳች ነገር የለም በአፍሪካ አንደኛ ገበያ ነው እና የአካባቢያችን ገበያ የገበያ ሁኔታ ይኸን ይመስላል።

በትምህርት ቤት የምትወደው ትምህርት ምን ነበር? እንግዲህ ትምህርት ቤት ውስጥ ያው እኔ ኬሚስትሪና ማትስ እወዳለሁ ኬሚስትሪ እና ሂሳብ እጅግ በጣም ደስ ይሉኝ የሚሉኝ እና የምወዳቸው ትምህርቶች ናቸው። የተለያዩ ችግሮችን ወይም የተለያዩ አልጎሪዝሞችን መፍታት እነዛ እነዛ ነገሮች እጅግ በጣም ደስ ይሉኛል በጣም ደስ እያለኝ። ነው የምሰራቸው እንደ ትምህርት ወይም እንደ ስራ ሳይሆን እንደ እንደ መዝናኛ ተጠቅሜም የምሰራቸው ስራዎች ናቸው ኬሚስትሪ እና ሂሳብ

የድሮ ፎቶዎችህን ትይዛለህ? አዎ እጅግ በጣም መያዝ ደስ ይለኛል የድሮ ፎቶዎቼን የልጅነት ፎቶዎቼን። ምክንያቱም የልጅነት ታሪኬን የልጅነት ትውስታዬን ጊዜዬን የማስታውስበት ነገር ቢኖር ፎቶ ነው፤ ስለዚህ የልጅነትንም ሆነ የወጣትነትን ፎቶ መያዝ እጅግ በጣም ጠቃሚ ነው። ምክንያቱም ወደኋላ ታሪክ ታሪክን ለመናገር ለማውራት ለሰው ለማስረዳት እንዲህ ነበርኩ እኮ ብሎ ለሰዎች ለማውራት ራሱ፣ እነዛን ፎቶዎች መያዝ ግድ ይላል ማለት ነው። አለበለዛ ቢናገሩት እንኳን ሰው አያምንም ስለዚህ ዝም ብሎ ታሪክ ማውራት ነው የሚሆነው፤ ስለዚህ ታሪክ እነዛን ታሪኮች ለማውራት እና ለሌላ ሰው ለመናገር ለማስረዳት ለራስም ደግሞ ቁጭ ብሎ በትዝታ ፈረስ ወደኋላ ለመጋለብ እና ያሳለፉትን ጊዜ ለማሰብ እና ለማስታወስ ፎቶዎችን ማስቀረት ግድ ይላል ማለት ነው።

ስራዎችን በቅደም ተከተል ታስቀምጣለህ አዎ በቅደም ተከተል አስቀምጣለሁ ስራዎቼን ምክንያቱም መግደመሪያ ቅድሚያ ሊሰጠው የሚገባ ነገር ቅድሚያ ሰጥቼ ጠዋት ወዲያውኑ በትኩስ ጉልበት በትኩስ ሀይል ጠዋት እንደተነሳሁኝ ያንን ነገር አከናውናለሁ ቅድሚያ ልሰጠው የሚገባውን ነገር ከዛ በኋላ ደግሞ ቀጣይ የሆነ የሆኑ ነገሮችን ደግሞ በቅደም ተከተል እነዛን ነገሮች በቅደም ተከተል አከናውናለሁ እሰራለሁ ማለት ነው። ስለዚህ ቅድሚያ ሊሰጣቸው የሚገቡ ነገሮችን ቅድሚያ እየሰጠሁኝ ስራዬን እሰራለሁ ስራዬን እከውናለሁ ያ ነገር ደግሞ እጅግ በጣም አስፈላጊ ነው። ምክንያቱም ቅድሚያ ሊሰጣቸው የሚገቡ ነገሮች ስላሉ በህይወት ውስጥ ለነዛ ነገር ቶሎ ትኩረት ሰጥቶ እነኛን ነገሮች ሰርቶ ማጠናቀቅና በቅደም ተከተል ስራን መስራት አንደኛ ጊዜን በአግባቡ ለመጠቀም በጣም ይረዳል። ሁለተኛ ደግሞ በጣም ምርታማ ለመሆን እና ውጤታማ ለመሆን በመጨረሻዉም ስኬታማ ሆኖ የተሻለ ኑሮ የተሻለ ህይወት የተሻለ በተሰብ ለመምራት ያግዛል። ብዬ አምናለሁ። ስለዚህ ስራዎቼን እኔ በቅደም ተከተል አስቀምጬ እሰራቸዋለሁ።

ስነ ጥበብ ትወዳለህ አዎ በጣም ነው የምወደው ስነ ጥበብ ያዝናናኛል እወዳለሁ። የተለያዩ ለምሳሌ እንደ ቲያትር አይነት ስነ ጥበቦች እንደ ኮሜዲ ስታንድ አፕ ኮሜዲ አይነት ስነ ጥበቦች ድራማ፣ ፊልም ሌሎችም ደግሞ እንደዚህ አጫጭር ተውኔቶች አስቂኝ አጫጭር ድራማዎች የ መድብሎች የግጥም መድብሎች እንደዚህ አይነት የስነ ጥበብ ስራዎች እጅግ በጣም ነው የማደንቀው፣ እጅግ በጣም ነው የምወደው ያዝናኑኛል እና አያቸዋለሁ በብዛት ምክንያቱም ከጭንቀት ያላቅቃሉ። እንደገና ብቸኝነትን ድብርትን ለመርሳት ከሰዎች ጋር ለመገናኘት አይነተኛ መፍትሄ ናቸው። እዛ ቦታ ላይ ሲኬድ ብዙ አይነት ሰዎች አሉ ለምሳሌ ቲያትር ቤት አሁን ብዙ ሰዎች ይገኛሉ። ስለዚህ እዛ ቲያትር ቤት ከብዙ ሰዎች ጋር በማውራት በመጫወት ጭንቀትን መርሳት ጊዜን ማሳለፍ እና የተለያዩ የማይረሱ ጊዜያቶችን ማሳለፍ ይቻላል እና ስነ ጥበብ በጣም ነው የምወደው።

መዋቢያ ትጠቀማለህ? አዎ መዋቢያዎችን እጠቀማለሁ በተለያየ መንገድ ለምሳሌ የፀጉር ቅባቶችን እንደነ ቫቲካ አይነት የፀጉር ቅባቶችን እጠቀማለሁ እንደገና ደግሞ ያው የተለያዩ ሳሙናዎች። ሰውነቴን ለመታጠብም ሆነ አንዳንድ ነገሮችን ለመስራት ለማጠብ ሳሙናዎችን እጠቀማለሁ። ሌላ ደግሞ እንግዲህ ሎሽን ሎሽን አንዳንድ ጊዜ የደረቀ ቆዳ ምናምን ሲኖር። በተለያየ በንፋስ በውርጭ ምናምን እንዲህ በአንዳንድ ነገሮች ቆዳ ምናምን ሲሰነጣጠቅ ወይ ሲደርቅ ቆዳዬ ሎሽን ምናምን እጠቀማለሁኝ። ከዛ በተረፈ ግን በብዛት ፀጉር የፀጉር ቅባት ነው የምጠቀመው። ስለዚህ ሽቶዎችን እና ዶድራንቶችንም እንዲህ አንዳንድ ሽታ ሽታዬን ለመጠበቅ የተሻለ ጥሩ ሽታ እንዲኖረኝ ሽቶና ዶድራንቶችን እጠቀማለሁ። ስለዚህ መዋቢያዎችን እጠቀማለሁኝ ማለት ነው።

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ በሚገባ ከስራ ባልደረቦቼ ጋር እጅግ በጣም ጥሩ ግንኙነት ነው ያለን። ምክንያቱም ስራ ቦታ ላይ ከስራ ባልደረቦች ጋር ጥሩ ግንኙነት ከሌለ አንደኛ ስራ ይበደላል ስራ በአግባቡ መስራትም አይቻልም። ሁለተኛ ለራስ ጤናም ጥሩ አይደለም። ከስራ ባልደረቦች ጋር እየተናቆሩ ከስራ ባልደረቦች ጋር እየተጣሉ እየተገፋፉ። ክፉ ነገር እየተደራረጉ አብሮ ለመኖርም ራሱ ትንሽ ይከብዳል። ለራስ ጤናም ለአእምሮ ጤናም ትንሽ ይረብሻል። እና የስራ አከባቢውንም ወይም የስራ ቦታውንም ትንሽ ጥሩ አይሆንም ያው ይረበሻል። ጠዋት ተነስቶ ስራ ቦታም ሲሄድ የመደብ የመደብር የማስጠላት ሁኔታ ይሰማል። ምክንያቱም ስራ ቦታ ሰላም ከሌለ አጠቃላይ እዛ ቦታ ላይ ለመስራትም ምቹ አይሆንም ማለት ነው። ምቾት ስለሌለው ስራውም ያስጠላል ማለት ነው። ከስራ ባልደረባ ጋር ጥሩ ግንኙነት ከሌለ። እና እኔ በበኩሌ ከስራ ባልደረባዎቼ ጋራ እጅግ በጣም ጥሩ ግንኙነት ነው ያለኝ።

የምትወደው መተግበሪያ ምንድነው? እንግዲህ እኔ በጣም የምወደው መተግበሪያ ዩቲዩብ ነው ምክንያቱም ዩቲዩብ ላይ እጅግ በጣም ብዙ ነገሮች አሉ ብዙ ዳታዎች ወይም ብዙ መረጃዎች እና ማስረጃዎች አሉ ቪዲዮዎች አሉ እነዛ ማስረጃዎች ወይም እነዛ ቪዲዮዎች የተለያየ ትምህርቶችን የተለያየ እውቀቶችን የተለያየ መረጃዎችን የሚሰጡ ናቸውና የትም ቦታ ትምህርት ቤት መሄድ ሳይጠበቅብኝ ዩቲዩብ ማለት ትልቅ ትምህርት ቤት ነው ትልቅ የትምህርት ተቋም ነው። አንድ ትልቅ ዩኒቨርሲቲ ከሚሰጠው ትምህርትና እውቀት በላይ ዩቲዩብ መስጠት ይችላል። ስለዚህ ዩቲዩብ ላይ ቁጭ ብዬ የተለያዩ በምፈልገው እኔ በምፈልገው ወይም እኔ በፈለኩት የሙያ ዘርፍ ላይ ወይም ነገር ላይ ዩቲዩብ ላይ ቁጭ ብዬ ብፈልግ ብዙ እንደዛ አይነት ቪዲዮዎችን ያመጣልኛል ስለዚህ እነዛን በማየትና በመመልከት ራሴን አስተምራለሁ። ራሴን አሻሽላለሁ ራሴን እለውጣለሁ የተሻለ ሰው መሆንም መሆንም እችላለሁ ማለት ነው። ስለዚህ እኔ በጣም የምወደውና አብዝቼ የምጠቀመው መተግበሪያ ዩቲዩብ ነው። ከዛም ባለፈ ደግሞ ዩቲዩብን መጠቀሜ ለብዙ ነገር ጠቅሞኛል የተለያዩ ስራዎችን እንዳገኝ፤ የተለያዩ ስራዎችን እና መረጃዎችን አግኝቼ የስራ መረጃዎችን አግኝቼ በዛ ዙሪያ በዛ ስራ እንድሰራ ጠቅሞኛል ማለት ነው። ስለዚህ ዩቲዩብን በጣም እወደዋለሁ።

ብዙ ትንሽ ሳለህ እንግዲህ አዎ ብዙም ባይባል በመጠኑ። እነሳለሁ ምክንያቱም አንድ ቦታ ላይ ቁጭ ብሎ መዋልን ተገቢ ስላልሆነ። የተወሰነ ጊዜ ብድግ ቁጭ እያልኩ እየተንቀሳቀስኩ የተወሰነ ወዲያ ወዲህ እያልኩኝ ጊዜን ትንሽ የተወሰነ በመ ራሴን በዘና በማድረግ ሰውነቴን ለማፍታታት የተወሰነ እንቅስቃሴና መነሳት እችላለሁ። እነሳለሁ ማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ? እንግዲህ በእግሬ እስከ አስር ኪሎ ሜትር ድረስ መጓዝ አቅም አለኝ እኔ። ምክንያቱም እንደውም አሁን ረጅም ጊዜ ኦንላይን ስራ ላይ ቁጭ ስለምል። አብዛኛውን ቁጭ በማለት ጊዜ ስለማሳልፍ የእግር መንገድ እና የእግር ጉዞ ረስቸዋለሁ። አሁን ላይ ትንሽ ርቄ ነው እንጂ ከዛ በፊት በፊት። ረጅም መንገዶችን በእግር እጓዛለሁኝ እስከ አስር ኪሎ ሜትር መጓዝ እችል ነበር። አሁንም መቼም ያው አያቅተኝም ብዬ አስባለሁ። መጓዝ ከቻልኩ ከፈለኩኝ ያንን ያህል ጉዞ። እጓዛለሁ ስለዚህ እስከ አስር ኪሎ ሜትር ድረስ ምንም ሳይደክመኝ ምንም ሳይመስለኝ መጓዝ እችላለሁ። ምናልባት ከዛ በላይ ከአስር ኪሎ ሜትር በላይ ከሆነ ግን ትንሽ እስትራፖም እግር የመዛልም እንደገና የድካምም ስሜት ሊሰማኝ ይችላል ማለት ነው። የእግር ጉዞ ምናልባት በቀኑ ወይም በእለቱ ምንም አይመስልም። ምንም አይከብድም መጓዝ ይቻላል ግን። ስሜቱ የሚታወቀው መቼ ነው ካደሩ በኋላ ነው ካደሩ በኋላ እግር ይያያዛል። እስትራፖ በጣም ይይዛል እና እግር በጣም እስትራፖ ይይዛል። ጉዞ ላይ ውለው ካደሩ በኋላ እና ምናልባት ያ ነው ሊከብደኝ የሚችለው እንጂ እስከ አስር ኪሎ ሜትር ድረስ በቀላሉ መጓዝ እችላለሁ።

ሰዎችን በአይን ትመለከታለህ? አዎ በደንብ ነው በአይን የምመለከተው። ምክንያቱም በአይን እየተመለከትኩኝ ነው የማወራው ከሰዎች ጋር። በፊት አይነፈር ነበርኩ በፊት በፊት ሰዎችን ሙሉ በአይን መመልከት አልችልም ነበረ በፊት። አሁን ግን ያው ጊዜና ዘመን ህይወት ያው እያስተማረኝ ሲመጣ ደፋር መሆን እንዳለብኝ እየገባኝ ስለሆነ- አሁን ሰዎችን ሙሉ በሙሉ በአይን በማየት እና በመመልከት ከሰዎች ጋር- መነጋገር እችላለሁ። እና ድፍረት አለኝ። ስለዚህ ነገር በአይን ይገባል ይባላል እና ያው በአይን እያዩ ከሰዎች ጋር መነጋገርን የመሰለ ነገር የለም። በአጠቃላይ አዎንታዊም ሆነ አሉታዊ ነገር በአይን ተነጋግሮ እንትን ማለት በአይን ተነጋግሮ ማስረዳት ያለውን ነገር ማስረዳት እና መረዳዳት- ይሻላል ብዬ አምናለሁ። ስለዚህ- አይን በአይን መመለከት ተያይቶ ሀሳብን ማስረዳትን የመሰለ ነገር የለም። ስለዚህ ሰዎችን በአይን እመለከታለሁ እኔ።

ጠዋት ምን ትበላለህ? እንግዲህ ጠዋት ያው እግዚአብሔር የሰጠኝን ነው የምበለው። ምናልባት ጠዋት ጠዋት እንግዲህ እንደ ልምድ ከሆነ ጠዋት ያው አብዛኛውን ጊዜ። ፍርፍር እንጀራ ፍርፍር ወይ ደግሞ ፉል እንዲሁም ደግሞ ፓስታ። ማካሮኒ እንዲህ አይነት ነገሮችን ነው ጠዋት ላይ የምጠቀመው ወይም የምበለው። ስለዚህ የጠዋት ልምዴ እንደዚህ ነው። ቁርስ ለቁርስ የሚሆኑ ነገሮችን ዳቦ ዳቦ በሻይ ሊሆን ይችላል። እንደዚህ አይነት ነገሮችን ነው ጠዋት ጠዋት ላይ አዘውትሬ የምጠቀመው። ስለዚህ ጠዋት የምበላው ነገር እንደዚህ ቀለል ያሉ። ነገር ግን ያው ቁርስም ስለሆነ ቀለል ያሉ ነገሮች ፈጠን ብለው የሚደርሱ አይነት የቁርስ አይነቶችን ነው። ጠዋት ላይ የምጠቀመው። ስለዚህ እ ጠዋት ምናልባት ልበላ የምችለው እንግዲህ ወይ እንጀራ ፍርፍር ወይ ፓስታ ነው ማለት ነው።